ጥፍር ማሳደግ ስለማልወድ እጅግ በጣም ነው። ምጠላው ጥፍር ማሳደግ ማለት ስለዚህ ጥፍሬ ሲያድግ ራሴ ነኝ። ምቆርጠው አዎ እቆርጣለሁ። የእግሮቼንም ጥፍር የ እጆቼንም ጥፍር ቆንጆ አድርጌ እቆርጣለሁ። የታችኛው ሳይጎዳ በስነ ስርዓት አስተካክዬ እቆርጣለሁ።